ደብዳቤ መጽሐፍ ብዙ ምወድ ሰው አይደለም ደብዳቤ ከምፅፍ ይልቅ ፍቅር ከሆነም በቃል ወይም አግኝቼ ባሰረዳ ምናምን ደስ የሚለኝ ሰው ነኝ። ሌላውን ሰውም ቢሆን ደብዳቤ መጽሐፍ ብዙም የምመክር ሰው አይደለሁም ደብዳቤ መጽሐፍ ኋላ ቀርነት ምናምን ሳይሆን የሚጎዳ ነገሮች ብዙ ነገሮች አሉ። እና ያ ያ ስለሆነ የሰው ደብዳቤ ከሚፅፍ ይልቅ በአካል በምናምን ቢገልጽ ቢገልጽ ፍቅርን ሆነ ምናምን ቢገልጽ እንዳልከው ነገር በአካል የተሻለ ነገር ነው። ደብዳቤ መሳፍ ከአንዳንዴ ግዴታ የሚሆንባቸው ነገሮች አሉ። እነደዛ እንደዛ ነገሮች ግን ግዴታ መጽሐፍ አለብን። ግን እንደኔ እስካሁን ፅፌም አላውቅም መጻፍም አልወድም። ለወደፊት ደግሞ ምን ያጋጥማል የሚለውን የምናየው የሆነል ለፅፍ ላልፅፍ እችላለው። ልጽፍባቸው ከሚያስገድዱኝ ነገር ካጋጠመኝ መጻፍ ግዴታ ይሆንብኛል። ስለሆነ የሚያስገድደኝ ሁኔታ ካልተገኘ በቀር መጽሐፍ የምፈልግ አይነት ሰው አይደለሁም። ያ ማለትም መጽሐፍ አልፈልግም ማለት ለወደፊት አልፈልግም ማለት አይደለም። ሁኔታዎች ካጋጠሙኝ መጻፍ ግዴታዬ ነው።

ስልኬን በቀን ውስጥ ከአስራ ሁለት እስከ አስራ አራት ሰዓት ባለው ሰዓት እጠቀመዋለሁ። ስልኬ ላይክ እንደ ቤስት ፍሬንዴ ነው የማየው ስልኬ ከሌለ የሆነ ነገር የረሳው ነው የሚመስለኝ። ላይክ እኔነቴን ነው የማጣው። እና ስልኬን ሙሉ ሰዓት ነው የምጠቀመው ኤክሴፕት ካልተኛው ስልኬ ባትሪ ካልዘጋ ምናምን በቀር ሙሉውን ሰዓት ስልኬ ጋር ነው የማሳልፈው። ስልኬን ለትንሽ ደቂቃም ቢሆን መተው አልፈልግም። ማንኛውም ነገር ማደርገው በስልኬ ስለሆነ። ስልኬን ለትንሽ ደቂቃም ቢሆን መተው አልፈልግም። በጣም ብዙ ሰዓት እጠቀምበታለው ካልተኛው እና ስልኬ ካልዘጋ በቀር ሙሉውን ሰዓት ነው የምትጠቀምበት ከአስራ ሁለት እስከ አስራ አራት ሰዓት? እጠቀምበታለው አለፍ ሲል ግን ከአስራ ስድስት ሰዓት በላይ የምትጠቀምበት ሰዓት አለ። ግን ብዙውን ሰዓት ከአስራ ሁለት እስከ አስራ አራት ሰዓት ባለው ያለውን ሰዓት በሃያ አራት ውስጥ እጠቀመዋለው።